የተለያዩ የድርጅት ዝግጅቶች ላይ በርካታ ጊዜ ተሳትፊያለሁ በእነዚህ የድርጅት ዝግጅቶች ላይ በመሳተፍ የተለያዩ የድርጅቱን አሰራሮች መርሆች እቅዶች ግቦች። ድርጅቱን መድረስ ስላለበት ቦታ የት መድረስ እንዳለበት የት ለያሁን ላይ ያለበት የደረጃ በስሩ ምን ያህል ሰራተኞች እንዳሉት ለዜጎች ምን ያህል የስራ እድል የመፍጠር አቅም እንዳለው የሚያሳይ። እዩ በርካታ ድርጅት ላይ ተሳትፌያለሁ ከእነዚህም መካከል ቲኤንቲ ኮንስትራክሽን መቆረር ኮንስትራክሽን እና የተለያዩ የኮንስትራክሽን ድርጅቶች ላይ ተሳትፊያለሁ ከእነዚህም በተጨማሪ የተለያዩ መንግስታዊ የሆኑ ተቋማት ላይም እንደዚሁ ተሳትፊያለሁ። እነዚህ ተቋማት ላይ በመሳተፊያ በርካታ የልምድ ልውውጦችን በማድረግ በርካታ የሆኑ የስራ ልምዶችን በመውሰድ ለህይወቴም ሆነ ለተለያዩ ለሰዎች ለማስተላለፍ የሚጠቅሙ መረጃዎችን። ይዤ መጥቻለሁ። ስለሆነም በርካታ ድርጅቶች ላይ በመሳተፍ የድርጅት ዝግጅቶች ላይ በመሳተፍ የተለያዩ እውቀቶችን በመገብየት አሰራሮችን በመገብየት። የተለያዩ የስራ ልምዶችን በመገብየት በጎዎችን ወደፊት ለማስቀጠል። ደካማ ጎን ካለው ደግሞ የድርጅቶችን ደካማ ጎኖች በድርጅቱ በሚያሳይ እንዲያሻሽላችው በማድረግ ከፍተኛ የሆነ አስተዋጽኦ። አድርጌያለሁ። ስለሆነም የድርጅቶች ድርጅቶች በሚያዘጋጁት ዝግጅት ላይ መሳተፍ አስፈላጊ ነው። በምንሳተፍበት ጊዜ የተለያዩ ውይይቶች ይደረጋሉ። የተለያዩ ጥያቄንና መልሶች ይኖራሉ። የተለያዩ ሀሳቦች ይነሳሉ። የተለያዩ ውይይቶች ይደረጋሉ በሚመለከታቸው አካላትና ድርጅቱ ላይ ሀላፊነቱ በተሰጣቸው አካላት። ስለ ድርጅቱ ጠቅለል ያለ እውቀት የተሳታፊው እንዲይዝ መግለጫዎች ይሰጣሉ። የተለያዩ ገለጻዎች ይደረጋሉ ስለሆነም ድርጅቶች ላይ የሚዘጋጁ ተሳትፎች ላይ በርካታ ግዜ ስለተሳተፉ በርካታ እውቀቶችን አይቻለሁ። የተለያዩ ልምዶችን ወስጃለሁ። እነዚህን ልምዶች ደግሞ ወደ ራሴ በመቀየር እየተጠቀሙባቸው እገኛለሁ። ስለሆነም ድርጅቶች በሚያዘጋጁት ዝግጅቶች ላይ መሳተፍ አስፈላጊ መሆኑን አምናለሁ። ምክንያቱም ድርጅቶች በሚያዘጋጇቸው ዝግጅቶች ላይ መሳተፍ ማለት አ ጠቅላላ የሆነ እውቀትን ገብይቶ አዲስ መንገድ አዲስ እቅድ አዲስ መርህ አዲስ እሴት አዲስ እውቀትን ይዞ እንደመውጣት ማለት ነው። ምክንያቱም አንድ ድርጅት ሲቋቋም የራሱ የሆነ ግብ አላማ ራዕይ ተልእኮና የመሳሰሉ እቅዶችን ይዞ በአጭር ጊዜ በመካከለኛ ጊዜ በረጅም ጊዜ የሚባሉ እቅዶችን ከፍሎና አቅዶ ይዞ ስለሆነ የሚንቀሳቀስ የድርጅቱ ጠቅላላ ስራው ምን እንደሆነ በስሩስ ወደፊት ምን ያህል ሰራተኞችን የስራ እድል እንደሚፈጠር። ለሰራተኞች ያለው ጥንቃቄ ለሰራተኞች ያለው እንክብካቤ ለሰራተኞች የሚያስገኝ ጥቅም ጥቅማቸውን የሚያስከብርበትን ሁኔታ ምን እንደሚመስል ለመገንዘብ። በርካታ ጊዜ ድርጅቶች ላይ መሳተፍ በርካታ ውይይቶችን ማድረግ አስፈላጊ ነው። ስለሆነም በእነዚህ ድርጅቶች ውይይቶች ላይ እኔም በርካታ ጊዜ በመሳተፍ የራሴንም ሀሳብ በማፍለቅ ጥያቄዎችን በመጠየቅ ግልጽ የሆኑልኝን ወደ ራሴ በመውሰድና እዚያ ያልሆኑልኝን ደግሞ በጥያቄ መልኩ ለድርጅቱ ሀላፊዎች እና ለሚመለከታቸው አካላት በማቅረብ መልስና ተገቢ ማብራሪያ አገኝበታለሁ። ስለሆነም ድርጅቶች በርካታ የሆነ ጥቅም ስላላቸው በርካታ የሆነ እምቅ የሆነ የሰው ሀብትን በውስጣቸው ስላለ ይሄ የሰው ሀብት ደግሞ የሚሰራቸው በርካታ ስራዎች ስለሆኑ። እነዛን ተሞክሮዎች ወስዶ ወደ ህይወት ቀይሮ ለራስ ለቤተሰብ ለአካባቢ ለሀገር እና ለመሳሰሉት አስተዋጽኦ ለማበርከት። ድርጅቶች በሚያዘጋጃቸው የተለያዩ ዝግጅቶች ላይ ተገኝቶ እውቀት መገብየት ልምድ መውሰድ መካፈል አስፈላጊ መሆኑን ስለማምንበት። በእነዚህ ድርጅት ዝግጅቶች ላይ ከላይ የጠቀስኳቸው ለበርካታ ጊዜ በተለያየ ጊዜ በመሳተፍ አዳዲስ ክህሎቶችን አግኝቼበታለሁ። ስለሆነም ድርጅቶች የሚያዘጋጇቸው ዝግጅቶች ጠቃሚ መሆናቸውን በዚህ አጋጣሚ መግለጽ እወዳለሁ። ምክንያቱም እነዚህ ድርጅቶች የሚያዘጋጇቸው ዝግጅቶች አንድም መልእክት ለማስተላለፍ ሁለቱም ስለ ድርጅቱ ማህበረሰቡ ያለውን አመለካከት ምን እንደሆነ

እኔ የምወደው የወቅት አይነት ግቢ ወይም ደግሞ ሰኔ ግንቦት ሰኔ ሀምሌን ሲሆን እነዚህ ወራት በጣም የምወዳቸውና በጣም ደስ የሚሉ ወቅቶች ናቸው። ምክንያቱም በእነዚህ ወሮች ዝናብ መዝነብ ስለሚጀምር መሬቱ አረንጓዴ ይለብሳል። እጽዋት ይለመልማሉ እርሻዎች ታርሰው አዘርት ይዘራባቸዋል አዘርቶች መሬቱን በአረንጓዴ ይሸፍኑታል። አየሩ ይቀየራል ኦክስጅን በደንብ መተንፈስ እንችላለን። በዚህ ወቅት ዝናብ ይዘንባል ዝናብ ደግሞ በጣም ወሳኝ ስለሆነ ለህይወታችን። በእነዚህ ወቅቶች በርካታ እንቅስቃሴ በግብርናው ዘርፍ በተለያዩ ነገሮች ስለሚከናወን። በእነዚህ ወቅት ግንቦት ሰኔ ሀምሌ በጣም ደስ ይሉኛል እነዚህ ሶስት ወራት። አብዝቼ ከሌሎች የምወድበት ምክንያት አንደኛ የወቅቱ የክረምቱ መግቢያና በዚህ ወቅት ደግሞ በርካታ የግብርና ስራዎች ማለትም የአዘርቶች የእርሻ ስራዎች የተለያዩ የልማት ስራዎች የተለያዩ እንቅስቃሴዎች የሚደረጉባቸው። ከዛም በተጨማሪ ደግሞ የአየር ሙቀቱ ለሰውነታችን ተስማሚና በጣም ስለማይሞቅ በጣምም ስለማይበርድ መካከለኛ የሙቀት ደረጃ በዚህ ወቅት ስለሚኖር ለሰውነታችንም በጣም ምቹ ስለሆኑ። በጣም ከምወዳቸው ወቅቶች መካከል ከላይ የጠቀሷቸው ናቸው። ከዚህም በተጨማሪ ግንቦት ዝናብ መዝነብ የሚጀምርበት ወር ነው። ዝናብ የሚዘንበውም ሙሉ ቀን ሳይሆን ለተወሰነ ጊዜ ዝናብ ይዘንብና ይበራል ከበራ በኋላ። መሬትም በደንብ አርስርሶ አጥግቦት ስለሚሄድ መሬት የተዘነበለትን ዝናብ በመጠቀም አረንጓዴ በአረንጓዴ ተክሎች በአረንጓዴ ሳሮች በተለያዩ አጽዋት እጽዋት አረንጓዴ ይለብሳል ስለሆነ። ግንቦት ሰኔና ሀምሌ የሚባሉ ሶስት ወራት ወይም ወቅቶች በጣም አሪፍ እና ደስ የሚሉ የወቅቶች ናቸው። ከዚህም በተጨማሪ በእነዚህ ወቅቶች የተለያዩ የስራ እንቅስቃሴዎች ስለሚኖሩ በጣም የገቢ ምንጫችንንም ከፍ የሚደረግበት እና የብዙ ሰው የስራ እድል የሚፈጠርበት ወቅት ነው። ምክንያቱም የእርሻ ስራ በሚሰራበት ጊዜ በርካታ የጉልበት የሰው ሀይል ስለሚያስፈልግ። በርካታ የጉልበት ሀይል ደግሞ እነዚህ የእርሻ ቦታዎች ላይ ስለሚሰማራ የስራ እድል ይፈጠራል። የስራ እድሉ ደግሞ የገቢ ምንጭ ያመጣል። ስለዚህ በእነዚህ ወቅቶች ስራ የሚሰራበት ገንዘብ የሚገኝበትና የተለያዩ ወጪዎችን የምንሸፍንበትን ገንዘብ የምናጠራቀምበት ወቅት ነው። ስለዚህ በእነዚህ ወቅት ላይ በርካታው ሰው የሚያተኩረው በስራ እንቅስቃሴ ስራዎችን ለመስራት ውጤት ለማምጣት። የሚያደርግባቸው ወቅቶች ስለሆኑ በጣም ደስ ይላሉ ስለሆነም እነዚህ ወቅቶች። በጣም ደስ ከማለታቸው በተጨማሪ የአየር ንብረታቸው ለአብዛኛው ማህበረሰብ ምቹ ተስማሚ ናቸው ማለት ይቻላል። እነዚህን ምቹ የሆነበት ሁኔታ ደግሞ ሙቀቱ በጣም ከፍተኛም በጣም ዝቅተኛ ሳይሆን መካከለኛ ለሰውነትም ምቹ እስከ ሃያ ስድስት እስከ ሃያ አምስት። ከ ሃያ አምስት ከሃያ ስድስት ዲግሪ ሴንቲ ግሬድ ያለ የሙቀት ልኬት ያለበት ወቅት ስለሆነ ይህ የሙቀት ልኬት ደግሞ ለሰውነታችን ምቹና ተስማሚ ስለሆነ እነዚህ ወቅቶች ተመራጭ ያደርጋቸዋል። ስለዚህ እኔ የምወዳቸው ወቅቶች እነዚህ ከላይ የተጠቀሱት ማለትም ግንቦት ሰኔና ሀምሌ ወይም ደግሞ ግቢ የሚባለው ወቅት። እነዚህን ወቅቶች በደንብ እወዳቸዋለሁ አንደኛ ሶስት አራት አይነት የወቅቶች ወቅቶች አሉ በጋ። መሀር ግቢና ጥቢ ይባላሉ። እነዚህ ከአራቱ የወቅት አይነቶች ውስጥ እኔ የጠቀሱት ወይም ደግሞ ግቢ የሚባለው ሰኔ ግንቦት ሰኔና ሀምሌ በጣም አሪፍና ተወዳጅ የሚባሉ በአብዛኛው ሰውም ተመራጭ የሆኑ ወቅቶች መሆናቸውን ተገንዝቤያለሁ። ስለዚህ እኔ በጣም የምወደው ወቅት ስለሆነ። እነዚህ ወቅቶች ሁሌ እስከ በአጭሩ ያልፍብኛል ወይም ደግሞ የጊዜያቸው ዘህ ከመውደድ የተነሳ ቶሎ ያጥርብኛል እነዚህን ጊዜዎች በአግባቡ እጠቀምባቸዋለሁ። በአግባቡ ስራ ላይ አውላቸዋለሁ በተለያዩ እንቅስቃሴዎችን አደርግባቸዋለሁ። እነዚህን ወቅቶች ደግሞ በአግባቡ በመጠቀሜ ከፍተኛ ውጤት አምጥቼባቸዋለሁ። ከፍተኛ ውጤት በማምጣቴ ደግሞ ገቢዬንም ከፍ አድርጌበታለሁ። ስለዚህ በእነዚህ ወቅቶች የሰራሁትን ስራ በፈታኝ ጊዜያት ውስጥ እጠቀምበታለሁ ማለት እችላለሁ። በአጠቃላይ ከአራት የወቅት አይነቶች ይህ መሀር ማነው ግቢ የሚባለው ወቅት? በጣም አሪፍ በጣም ተወዳጅና

የኔ ስራ ቦታ ደህንነት በጣም ደህንነታቸው ከሚጠበቅባቸው እና ደህንነቱም ውዴታ ሳይሆን ግዴታ የሆነበት የስራ መስክ ነው። ይሄ የስራ መስክ ደግሞ የኮንስትራክሽን ግንባታዎች እና የመንገድ ኮንስትራክሽን ግንባታዎች ስለሆኑ እንደዚህ በኮንስትራክሽን ስራ ውስጥ ደግሞ ደህንነት ቅድሚያ የሚሰጠውና ቅድሚያ መደረግ ያለበት ጉዳይ ነው። ስለዚህ የኔ የስራ ቦታ ደህንነት ስገመግመው በጣም አሪፍ እና በጣም ቆንጆ ነው። ምክንያቱም ኮንስትራክሽን ጊዜ በርካታ ጉዳቶች ሊደርሱ ስለሚችሉ እነሱን ለመከላከል ደግሞ ቅድሚያ መሟላት የነበረባቸው የጥንቃቄ አልባሳት መሳሪያዎች አስፈላጊ ስለሆኑ እነዛም መሟላት አለባችሁ እነሱ ከተሟላ በኋላ ነው። ወደ ኮንስትራክሽን ግንባታ የሚገባው ስለሆነም በግንባታ በኮንስትራክሽን ግንባታዎች ወቅት መደረግ ያለባቸው ጥንቃቄዎች ምንም እናቸው? ብለን ስናስብ አንደኛ የጭንቅላት ላይ የሚደረግ ሄልሜት ከላይ የሚመጡ የተለያዩ እንደ ብሎኬት እንደ አርማታ የተለያዩ በፌሮ የመሳሰሉ የግንባታ ቁሳቁሶች ከላይ ወደ ታች ተወርውረው በሚመጡበት ጊዜ ጭንቅላታችንን እንዳይጎዱን ሄልሜት በመጠቀም በሄልሜት መከላከል ይቻላል። ሁለተኛ ደግሞ የጫማ ሴፍቲ ጫማዎች የሴፍቲ ጫማዎች ያስፈልጋሉ። እነዚህ ሴፍቲ ጫማዎች ደግሞ በመሬት በምንጓዝበት ጊዜ ከታች የወደቁ የተለያዩ ቁርጥራጮች የብረት ቁርጥራጮች ሚስማሮች የእንጨት ቁርጥራጮች የተለያዩ ስለታማ ነገሮች ሊኖሩ ስለሚችሉ በቀላሉ ሊበሳ የማይችልና ሶሎ ብረት ለበስ የሆነ የኮንስትራክሽን ጫማ ወይም ደግሞ ሴፍቲ ጫማ አስፈላጊ ስለሆነ ደህንነቱን ለመጠበቅ እነዚህን ጫማዎችን በማድረግ ደህንነትን መጠበቅ ይቻላል። በሁለተኛ ደረዣ ደግሞ አንጸባራቂ ለብስ አንጸባራቂ ለብስ መንገድ ግንባታዎች በሚሰሩበት ጊዜ ከርቀት ለይታ እንዲኖርና የተሽከርካሪ አደጋ እንዳይኖር አንጸባራቂ ልብሶች ይለበሳሉ። ከእነዚህም በተጨማሪ የኮንስትራክሽን ስራዎች በሚሰሩበት ጊዜ ቅድሚያ መሰጠት ያለበት ጉዳይ ወደ ኮንስትራክሽን ከመገባቱ በፊት የደህንነት ጉዳይ ስለሆነ እነዚህ የደህንነት ጉዳዮች ደግሞ ትኩረት ተሰቷቸውና ቅድሚያ ተሰቷቸው ሊሰሩ የሚገባቸው ጉዳዮች ናቸው። ስለሆነም የኮንስትራክሽን ስራዎችን በምንሰራበት ወቅት የተለያዩ መሟላት ያለባቸው ቅድመ ሁኔታዎች በህንፃ አዋጅ ደንብና መመሪያ መሰረት የተቀመጡ ስለሆኑ እነዛ ነገሮች እንዲሟሉ መጀመሪያ የሚመለከተው አካል ግዴታ ወይም ደግሞ ድጋፍ ያደርጋል። ይሄ አሁን ደግሞ ከፍቃድ ወስዶ ግንባታ የሚያስኬደው ኮንትራክተር ወይም ደግሞ ከገንቢ አካል ደግሞ እነዛን ሁኔታዎች በማሟላት ቅድሚያ ለሰራተኞቹ ደህንነት በመስጠት የሰራተኞቹ ደህንነት የተጠበቀ መሆኑን ካረጋገጠ በኋላ ወደ ኮንስትራክሽን ስራው መግባት ይችላል ማለት ነው። እና የኮንስትራክሽን የስራ ደህንነት የስራ ቦታ ደህንነት እንዴት ነው? የተባለው ከላይ የጠቀሱትና የዘረዘሩት እኔ ከምሰራበት የስራ ቦታ ደህንነት አንጣር የገለጥኩት ነው። እንጂ አብዛኛውን እንደኛ ሀገር ያለው የደህንነት የስራ ቦታ ደህንነት ብዙም የሚባል አይደለም። ምክንያቱም ቅድም ያለ ስራው የሚሰጡ አንዳንድ ድርጅቶች አሉ የስራ ደህንነትን መጀመሪያ ከመጠበቅ በፊት ስራው ብቻ እንዲሰራላቸው እንጂ ከዛ በኋላ የሚመጡ ነገሮችን ብዙም ትኩረት የማይሰጡና ስራዎችን ብቻ ትኩረት የሚያደርጉ ደህንነቱ ላይ ትኩረት የማያደርጉ በርካታ ድርጅቶች አጋጥሞኝ ያውቃሉ። እነዚህ ድህንነት ደህንነት የስራ ድህንነት የስራ ቦታ ድህንነትን ብዙም ትኩረት የማይሰጡ ድርጅቶች ላይ ደግሞ ለሚመለከተው አካል ጥቆማ በማድረግ እንዲያስተካክሉና እርምጃ ተወስዶባቸው። ተገቢውን የስራ ቦታ ደህንነት እንዲያደርጉ አስፈላጊውን ድጋፍና ክትትል ማድረግ ስለሚያስፈልግ የሚመለከተው አካል ይሄን የሚቆጣጠር አካል ስላለ ለሱ አካል የመጠቆም የማሳወቅና ጥቆማ የመስጠት ግዴታ የሁሉም ማህበረሰብ የባለሙያው የሰራተኛውና ሌላውም ማህበረሰብ ይመለከተዋል ማለት ነው። ስለሆነም እነዚህ ቦታዎች በስራ ቦታቸው ላይ ያላቸው ጥንቃቄ ብዙም ስላልሆነ የስራ ቦታውን ብዙም ትኩረት አይሰጡትም ማለት ይቻላል። ከዚህ በተጨማሪ አንዳንድ ድርጅቶች ግን በጥሩ ሁኔታ የስራ ቦታ ደህንነታቸውን ጠብቀው ስራቸውን የሚያሰሩና የስራ ቦታቸውን ደህንነት ደግሞ በአግባቡ አስጠብቆ የሚሄዱ ድርጅቶች ያሉ መሆኑን በዚህ ውስጥ ግንዛቤ መግባት እንዳለበት ያስፈልጋል። ስለሆነም የስራ ቦታ ደህንነት በአዋጅ በደንብና በመመሪያ ተደንግጎ የወረደና አግባብነት ያላቸውን ህጎች እና ደንቦች መመሪያዎች ስላሉ እነዛን ወደ መሬት በማውረድ አስፈላጊውን ድጋፍ

ውሃ ማምጣት አውቃለሁ በተለይም ልጅ ሁኜ በተወሰኑ ጊዜያት ውስጥ በአካባቢያችን በቅርብ ውሃ ሊገኝ ስለማይችል ራቅ ወዳለ ቦታ ውሃዎችን በመቅዳት ጊዜ እናሳልፍ ነበር። ውሃ ከማመጣባቸው ቦታዎች መካከል። አንደኛ ምንጭ ራቅ ወዳለ ቦታ በመሄድ የምንጭ ውሃ አመጣለሁ። የወንዝ ውሃ አመጣለሁ። የጉድጓድ ውሃ እመጣለሁ የታንከር ውሃ እመጣለሁ የቦኖ ውሃ እመጣለሁ እነዚህ ከተለያየ ቦታ በተለያየ ጊዜ የማመጣቸው የውሃ ቦታዎች ናቸው። ውሃ ማምጣት በተለያዩ እቃዎች ማምጣት ይቻላል ከእነዚህም መካከል በእንስራ ማምጣት ይቻላል። በጀሪካን ማምጣት ይቻላል በጆክ ማምጣት ይቻላል። እንዲሁም በተለያዩ በሮቶ በተለያዩ ማምጣት የሚቻልባቸው ሁኔታዎች አሉ። የኔ አቅም እስከ ሃይ ሊተር ስለሆነ ሃይ ሊተር የሚይዙ እና ማንኛውም ከሀ ሊትር ያልበለጠው የውሃ ማምጫ ዘዴዎችን በመጠቀም ወሃን ከተለያየ ቦታ አምጥቼ አውቃለሁ። ምክንያቱም እነዚህን ውሃ ካመጣን በኋላ ለተለያዩ የመጠጥ አይነቶች ለልብስ ለገላ መታጠቢያ ለቃባ ጠቢያ ለቤት መልዎያ ለአትክልት እና ለመሳሰሉት እንዲሁም ደግሞ ለእንስሳት እና ለእንስሳት ማለትም ለበጎች ለከብቶች ለዶሮ ለመሳሰሉት ለመጠጥነት ስለሚያገለግል። እነዚህን ውሃዎች ማምጣት አውቃለሁ አምጥቼም አውቃለሁ። እነዚህን ውሃዎች የማመጣበት ከርቀቱ የተነሳ በጣም አስቸጋሪ በጣም ውጣ ውረድ ያለበትም ድካም ያለበት አሰልቺ እና በጣም አድካሚ ነበር። ውሃ ማምጣት። የግድ በጣም አስፈላጊ ስለሆነ ውሃ ደግሞ መሰረታዊ ነገር ውሃ ለአንድ ቀን ታግሰን መዋል አንችልም። ውሃ ጥም በጣም ከባድ ነው። ለህይወታችን ለጤናችን አስቸጋሪ ነው። ስለዚህ ውሃ በጣም መሰረታዊ ነገር ስለሆነ ውሃን ከተለያዩ ቦታዎቼ እንደማምጥ አምጥቼ አውቃለሁ ማለት ነው። ከዚህም በተጨማሪ የምትጠጣው ውሃ ከምንጭ የከብቶች ከቦሎ ከወንዝ ከኩሬ ከመሳሰሉት ቦታዎች አምጥቼ አውቃለሁ። ከዛ ከተወሰነ ጊዜ በኋላ በአቅራቢያችን የውሃ የቧንቧ ውሃ በሚኖርበት ጊዜ የቧንቧን ውሃ በመቅዳት ወደ ማከማቻው ሮቶ ወስጄ አውቃለሁ። ከዚህም በተጨማሪ በተወሰነ ጊዜ በኋላ ደግሞ ውሃ ተደራሽነቱ ተስፋፍቶ በየሰው ቤት መግባት ከጀመረ። በጎማዎች ተስቦ በየሰው ቤቱ መግባት ከተጀመረ በኋላ እኛም ወደ እኛ ቤት ካስገባን በኋላ ቀጥታ ውሃን ከቧንቧው በትቦ በማድረግ ቀጥታ ወደሚጠራቀምበት በመወሰድ እየተጠቀምን እንገኛለን። ስለዚህ የውሃን በማምጣት በርካታ ጊዜን ያሳለፍኩ መሆኑን ለመጥቀስ እወዳለሁ። ምክንያቱም ውሃን ማምጣት በጣም አስፈላጊ በጣም ግዴታ በጣም ወሳኝ ጉዳይ ስለሆነ ውሃን በተለያየ ጊዜ አምጥቼ ለቤተሰቦቼም እና ለተለያዩ እንስሳት አገልግሎት እንዲውል አደርጋለሁ። ውሃ ከመጠጥም አርፎ ለምግብ ማብሰያ ለተለያዩ አገልግሎቶች የሚውል ጥቅሙ በጣም በርካታ በጣም ገደብ የለሽ ስለሆነ። ውሃን ማምጣት

ውሳኔ መስጠት በጣም እችላለሁ ምክንያቱም ውሳኔ ካልሰጠህ በቀጣይ ህይወትህ ለቀጣይ ስራህ ለቀጣይ ውጤትህ በጣም አስቸጋሪ ስለሚሆን ውሳኔ መስጠት በጣም ግዴታ መሆኑን ስለምገነዘብ ውሳኔ መስጠት እችላለሁ። ውሳኔ የምሰጥባቸውን ጉዳዮች ደግሞ እለያለው። ምክንያቱም ውሳኔ ለመስጠት መጀመሪያ ውሳኔ ከመስጠታችን በፊት ስለ ጉዳዮች ምንነት ስለ ጉዳዩ አስፈላጊነት ስለ ጉዳዩ ያለው መረጃ ምን ያህል እንደሆነ ስለ ጉዳዩ መሰጠት ያለበት ምን አይነት እንደሆነ አዎንታዊ ነው አሉታዊ ውሳኔ ነው መሰጠት ያለበት የሚለውን ነገር መለየት አስፈላጊ ስለሆነ። በመጀመሪያው ውሳኔ የሚሰጥበትን ጉዳይ መለየት ያስፈልጋል። ያ ውሳኔ የሚሰጥበት ጉዳይ አውንታዊ ወይስ አሉታዊ? የሚለውን ጉዳይ ከለየን በኋላ ምክንያቱም በመጀመሪያ ስለ ውሳኔ የሚሰጥበት ጉዳይ ሀሳቦችን መሰብሰብ ሀሳቦች ደግሞ የሚሰበሰቡት ሰው በመጠየቅ በማንበብ በተለያዩ ድረ ገጾችን በመመልከት ማህበራዊ ሚዲያዎችን በማየት ቴሌቪዥኖችን ከፍቶ የተለያዩ መረጃዎችን በመስጠት። ከሰዎች በመጠየቅ ከትምህርት ከጎረቤት ከቤተሰብ እነዚህን ጉዳዮች ውሳኔ ለመስጠት መረጃዎችን መሰብሰብ አስፈላጊ ነው። ከዛ በኋላ መረጃዎችን ከሰበሰብኩ በኋላ የመረጃዎቹ ጥራት ምን ያህል እንደሆነ ካረጋገጥን በኋላ በነዛ መረጃዎች መሰረት በማድረግ ለዛ ጉዳይ የተሰጠውን ውሳኔ መወሰን የግዴታ ነው። ውሳኔ ካልተወሰነ ስራዎችን መስራት አስቸጋሪ ነው። ውሳኔ ካልተወሰነ ውጤት ማምጣት አይቻልም። ውሳኔ ካልተወሰነ እድገት ማምጣት አይቻልም። ውሳኔ ካልተወሰነ ወደፊት መራመድ አይቻልም። ስለዚህ ውሳኔ መስጠት የኔ ብቻ ሳይሆን የማንኛውም ግለሰብ የግዴታ መሆኑን መገንዘብ ያስፈልጋል። ስለሆነ እኔ በሚመለከተኝ በማውቀው ባገኘሁት መረጃ ተመርኩሼ ይሄ ውሳኔ በመስጠት መሆን ወይም መሆን አለበት። ወይም የለውም ምክንያቱም ውሳኔ በምሰጥበት ሊሆኑ የሚችሉት ሁለት አይነት ውሳኔዎችን ነው ልንሰጥ የምንችለው አንደኛው አዎንታዊ ውሳኔ ሲሆን ሁለተኛው አሉታዊ ውሳኔ ነው። ይህ ማለት ምን ማለት ነው? አዎንታዊ ውሳኔ ማለት የቀረበው ጉዳይ ስለሚያስችል ስራው በዛው ይሄ ጉዳይ መሰራት መወሰድ ስለሚችል መሆን ስለሚችል አዎ አዎንታዊ ውሳኔ ወስነን ወደ ቀጣይ ተግባር መግባት እንችላለን ማለት ነው። ሁለተኛ አሉታዊ ውሳኔ የሚሰጥባቸው የቀረበው ጉዳይ የማያሰራ ውጤት የማያመጣ ምንም ጥቅም የሌለው ለማህበረሰባችን ምንም ጥቅም የማይሰጥ ለቤተሰብም ምንም ጥቅም የማያሰጥ ለራሳችን ምንም ጥቅም የማይሰጥ ከሆነ። አሉታዊ ውሳኔ ይሰጥበትና የውሳኔ ደግሞ ተቀይሮ ወይም ደግሞ ጉዳዩ ተቀይሮ እንዲሻሻል ለማድረግ ስለሚያግስ። ስለዚህ ውሳኔ መስጠት አስፈላጊና ምንም አይነት መወላወል የሌለበት ጉዳይ ስለሆነ ውሳኔዎችን በመስጠት ስራዎችን መስራት አስፈላጊ ነው። ስለሆነም ውሳኔ መስጠት በደንብ እችላለሁ። እኔ በምሰራበት ስራ ውሳኔዎችን እሰጣለሁ። በርካታ ውሳኔዎችን አሳልፋለሁ ከእነዚህም መካከል በኮንስትራክሽኑ ዘርፍ ውስጥ መሰራት ያለበትን የኮንስትራክሽን ዲዛይን መሻሻል ያለበትን የዲዛይን ስራ መሻሻል የሌለበትን የዲዛይን ስራ መቀነስ ያለበትን የዲዛይን ስራ በግንባታ ወቅት የተሰራውን ዲዛይን ማሻሻልም መቀነስም መጨመርም ስለሚቻል ካለው የመሬት መጣጣም ጋር በማገናኘት ውሳኔዎችን ሰጥቼ አውቃለሁ። በዚህም ደግሞ ለዛው ያን ውሳኔ በመስጠቴ የሚገነባው ወይም ደግሞ መሬት ላይ የሚገነባው ግንባታ ጥሩ የሆነ የግንባታ ውቅር ወይም ደግሞ ቁመና እንዲኖረው ያደርጋል ማለት ነው። ስለሆነም ወረቀት ላይ ያሉ ነገሮች ብዙውን ጊዜ ወደ መሬት በምናወርድርበት ጊዜ ውሳኔ ስለሚያስፈልጋቸው መወሰን ያስፈልጋል። ስለዚህ ውሳኔ መወሰንና ወደ ተግባር መግባት አስፈላጊ ነው። ውሳኔዎችን ስንወስን ግን በጣም ጥንቃቄ ማድረግ ይጠበቅብናል። ምክንያቱም ውሳኔ ማለት ይሆናል ወይም አይሆንም የሚል መልስ መስጠት ስለሆነ። እና ደግሞ ይሆናል ወይም አይሆንም ስንል በቀጣይ ሊያመጣ የሚችለውን ጉዳት ከግምት ውስጥ በማስገባት ከጥቅሙና ከጉዳቱ የትኛው ነው ከፍተኛ የትኛው ይበልጣል የሚለውን ከግምት ውስጥ ማስገባት አስፈላጊ ነው። ጥቅሙ የሚበልጥ ከሆነ ይሆናል በሚል ራስ ቀጣይ ሂደቱን ማስኬድ ነው። ጉዳቱ የሚያመዝን ከሆነ ደግሞ አይሆንም የሚለውን ውሳኔ በማስቀመጥ። ወደ ተሻሻለ ወይ ደግሞ እንዲሻሻል በማድረግ እንደገና ተሻሽሎ ሲመጣ በተሻሻለው መሰረት ወደ ተግባር መግባት አስፈላጊ ነው። ስለዚህ ውሳኔ መወሰን እችላለሁም መቻል ብቻ ሳይሆን ወስኜም አውቃለሁ። መወሰን ደግሞ ግዴታ ነው። ካልወሰንን ውሳኔ መስጠት ካልቻልን ስራዎችን ለመስራት ውጤት ለማምጣት በጣም አስቸጋሪ ስለሚሆን። በደንብ ውሳኔዎችን ትኩረት ሰጠን አጥንን እና በሚገባው መልኩ መወሰን አስፈላጊ መሆኑን ማገንዘብ እችላለሁ

በርካታ አዳዲስ ነገሮችን መማር እፈልጋለሁ። ምክንያቱም ዘመኑ በጣም እየፈጠነ ስለሆነ፤ ቴክኖሎጂው በጣም ፈጣን ስለሆነ፤ አለም አሁን እየተጓዘችበት ያለው የቴክኖሎጂ ሂደት በጣም ከፍተኛ ስለሆነ ይሄን አለምን የዋጁ ወቅቱን የዋጁ ወቅቱን ያገናዘቡ አዳዲስ ስልጠናዎችን መማር እፈልጋለሁ። ከእነዚህም መካከል አዳዲስ ከሚባሉት ውስጥ፦ ሶፍትዌር ዲዛይን ቪዲዮ ኤዲቲንግ፣ ፎቶ ኤዲቲንግ፣ ግራፊክስ እንደገና ፎቶሾፕ አዶብ ፕሪሚየም በርካታ በርካታ ቴክኖሎጂ እና ቴክኖሎጂ ነክ የሆኑ የተለያዩ ባነሮችን፣ የተለያዩ ቴክኖሎጂካል የሆኑ ዌብሳይቶችን፣ የተለያዩ ድህረ ገጾች ላይ አገልግሎት የሚሰጡ ፊቸሮችን እና የመሳሰሉትን ነገሮች በመማር በተለይ ኮምፒውተር እና ኮምፒውተር ነክ የሆኑ ኮምፒውተራይዝድ የሆኑ ነገሮችን፤ ምክንያቱም ሌሎች ትምህርቶችም አሁን ኮምፒውተራይዝድ እየሆኑ በቴክኖሎጂ እንትን እያሉ ወይም ደግሞ በአርቲፊሻል ኢንተለጀንስ እየተተኩ ስለሆነ ወይም ደግሞ ሰው ሰራሽ አስተውሎት እይታ ውስጥ እየገቡ ስለሆኑ፤ እነሱን ለመጠቀም ስለሚያስፈልግ የእነሱን ሁኔታ ግምት ውስጥ ለማስገባት እንዲጠቅመኝ፤ በርካታ አዳዲስ ነገሮችን መመር እፈልጋለሁ። እነዚህ በርካታ አዳዲስ ነገሮች ደግሞ ለህይወቴ በርካታ ውጤት እንደሚያመጡልኝ፤ የተሻለ ህይወት እንድኖር እንደሚያደርጉኝ እምነት ስላለኝ፤ እነዚህን ነገሮች በመማርና ውጤት በማምጣት ለቀጣይ ህይወቴ በርካታ አዳዲስ ነገሮችን መማር በጣም አስፈላጊ ነው ብዬ ስለማምን፤ አዳዲስ የሆኑ ትምህርቴን እኔ የተማርኩትን ወረቀት አዘል የሆነውን፤ ወደ ሶፍት ወይም ደግሞ ወደ ወደ ኮምፒውተራይዝድ ወደሆነውን መልኩ ለመቀየር በርካታ ትምህርቶችን፣ በርካታ አዳዲስ ነገሮችን፣ ከቴክኖሎጂ ከዘመኑ ጋር ሊሄዱ የሚችሉ ጉዳዮችን መማር አስፈላጊ ስለሆነ፤ እነዚህን ነገሮች በትኩረት በመማር ውጤት በማምጣት የተለያዩ ስራዎችን መስራት ስለሚያስችሉ፤ እነዚህን መማር እፈልጋለሁ ማለት ነው።

ደብዳቤ መጻፍ በጣም እወዳለሁ ምክንያቱም ደብዳቤ በመጻፍ ናፍቆታችንን ሀሳባችንን ፍላጎታችንን ስሜታችንን መግለጥ ስለምንችል ደብዳቤዎች መጻፍ በጣም እወዳለሁ። ደብዳቤ ሁለት አይነት ደብዳቤ ጽፌያለሁ መጀመሪያ ለየራሴ ደብዳቤ ሲሆን በሁለተኛ ደግሞ የግለሰብ ደብዳቤዎችን ነው። የራስ ደብዳቤ የኔን ደብዳቤ ለወዳጅ ዘመድ ለቤተሰብ ለጓደኛ ለፍቅር ጓደኛ ለእህት ለወንድም ለሩቅ ዘመድ ለተለያዩ ለምታዋወቃቸው ሰዎች ደብዳቤ ጽፌ አውቃለሁ። እንዲሁም ደግሞ ለተቋማት ተቋማት ደብዳቤያቸውን በመጻፍ መልእክታቸውን በደብዳቤ ስለሚቀያየሩ በርካታ ጊዜ ተቋማትን ደብዳቤ እጽፋለሁ። ሁለተኛ ደግሞ የግለሰብ ደብዳቤ ግለሰቦች ሀሳባቸውን ሀሳባቸውን ማዋቀርና ፍሰቱን ጠብቆ መጻፍ የማይችሉ ግለሰቦች በሚያጋጥሙኝ ጊዜ ሀሳባቸውን በመቀበል ሀሳባቸውን በማዳመጥ ደብዳቤያቸውን ወደ ወረቀት በመቀየር ፍላጎታቸውን ስሜታቸውን ፍቅራቸውን የላቸውን ነገር ለሚልኩለት አካል ምን እንደሆነ በመጻፍ ጊዜዬን አሳልፌያለሁ። እንዲሁም ደግሞ ለአንድ ተቋም ለአንድ ተቋም በሀሳቦችን ወይም ደግሞ ስራዎችን በሚቀያየርበት ጊዜ በደብዳቤ ስለሆነ ደብዳቤዎችን የተቋማትን ደብዳቤ ጽፌ አውቃለሁ በርካታ ተቋማት ደብዳቤዎችን ጽፌያለሁ። ከጻፍኳቸው የተቋማት ደብዳቤ መካከል የማዘጋጃ ቤት ደብዳቤ የከተማና መሰረተ ልማት ደብዳቤ ያስተዳደር ፅህፈት ቤት ደብዳቤ ሴቶችና ህፃናት የአቃቤ ህግ ደብዳቤ እና የመሳሰሉት ደብዳቤዎችን ጽፌያለሁ። እነዚህ ደብዳቤዎች ደግሞ ጥቅማቸው እኔ አንድን ተቋም ወደ አንድ ተቋም የስራ አይነት እና የስራ እገዛም ሊሆን ይችላል የስራ ትውውቅም ሊሆን ይችላል የተለያዩ ድጋፎችንም ሊሆን ለመጠየቅ ይችላል። እነዚህን ደብዳቤዎች እጽፋለሁ ምክንያቱም በተለይ በደንብ ትኩረት ሰጥቼ ስጥፍ የነበረው የግል ደብዳቤ ነው። የግለሰብ ደብዳቤም ደግሞ የግል ደብዳቤ ሀሳብህን ውስጥህ ላይ ያለውን ስሜት ውስጥ ላይ ያለውን የተለያዩ ጉዳዮችን ወደ ወረቀት ቀይሬ ወረቀት ላይ አስፍሬ ለሚመለከተው ወይም ደግሞ መላክ ለምፈልገው ሰው ለመላክ ያመቻል። ስለሆነ ደብዳቤ በመጻፍ በጣም እወዳለሁ። ደብዳቤ በመጻፍ ሀሳብን ወደ ወረቀት በመቀየር ፊት ለፊት ተገናኝቶ ማውራት የማይቻልን አካል በደብዳቤ በተለይ ያው እንዳሁኑ የተለያዩ ዘመናዊ መሳሪያዎች ከመገኘታቸው በፊት የተለያዩ እንትኖች ከመገ መምጣታቸው በፊት ግን ሰዎች ናፍቆታቸውን የሚወጣጡት ፍቅራቸውን የሚገላለጡት መኖራቸውን ጤንነታቸውን የሚያሳውቁት በደብዳቤ ስለነበር። በዛን ጊዜ ደብዳቤ በመጻፍ በርካታ ጊዜ አሳልፋለሁ በርካታ ደብዳቤዎችን ጽፌያለሁ። ደብዳቤ መጻፍ የምወደው በዚህ ምክንያት ነው። ደብዳቤ በመጻፍ እርካታን አገኛለሁ ደብዳቤ በመጻፍ ደስታን አገኛለሁ ደብዳቤ በመጻፍ የራሴን ስሜት መግለጽ እችላለሁ ደብዳቤ በመጻፍ ያለኝን ውስጣዊ ስሜት ውስጥ ላይ ያለኝን አቋም ውስጥ ላይ ያለኝ የፍላጎት መግለጽ እችላለሁ ማለት ነው።

ሻማ ማብራት እወዳለሁ ምክንያቱም ሻማ በማብራት አንደኛ ብርሃን ማግኘት እንችላለን። ሁለተኛ ደግሞ የተለያዩ በዓላትን ወይም ደግሞ እንደ ልደት አይነት እንደ የፍቅር እንትን ስሜትን ለመግለጥ እንጠቀምበታለን ሻማ። ማብራት በጨለማ ውስጥ ብርሃን እንዳለ ማሳያ ነው። ሻማን በማብራት የተለያዩ ስሜቶችን መግለጫ ነው። ሻማን በማብራት ልደታችንን የምናከብርበት ነው። ሻማ ማብራት። በጣም ስለመውድ ሁልጊዜ ሻማ አንዳንድ ሻማ አበራለሁ በልደት ደግሞ የተለያዩ በእድሜ ልክ የተጻፉ ሻማዎችን በማድረግ ሻማ በማብራት ጊዜን አሳልፋለሁ። ስለሆነ። ሻማ ማብራት በጣም ስለምወድ ሁል ጊዜ ሻማን በማብራት ጊዜ በበተለይ ጨለማ በሚሆንበት ጊዜ የሻማ ብርሃን በጣም ደስ ስለሚለኝ። የሻማን ብርሃን በማብራት ጨለማውን መከላከል እችላለሁ። ስለሆነም ሻማ ማብራት በጣም እወዳለሁ። ሻማን በልደት ጊዜ በተለያዩ በዓላት ጊዜ በተለያዩ ዝግጅቶች ጊዜ በማብራት ለድ በዓሉ ድምቀትን ይሰጣል። በዓሉ ደማቅ እንዲሆን በዓሉ በብርሃን የተንቆጠቆጠ እንዲሆን። ጨለማን ገፎ ብርሃናማ እንዲሆን የቀጣይ ስሜትን እንዲገልጽልን። የቀጣይ ብርሃናዊ የሆነ ደግሞ ግልጽ የሆነ ህይወት እንደሚኖረን እንደማሳያ እንጠቀምበታለን። ስለሆነም ሻማ ማብራት በጣም ስለመወድ ሻማን ሁል ጊዜ አበራለሁ ማለት እችላለሁ።

የምመኘው የእረፍት ጊዜ ምንም አይነት ጭንቀት የሌለበት ምንም አይነት መዋከብ የሌለበት ምንም አይነት ጫጫታ የሌለበት ጸጥ ያለ እረፍት ሰላማዊ የሆነ ቦታ ጸጥታ የሰፈነበት ቦታ ላይ ማሳለፍ ደስ ይለኛል የምመኘውም ይሄን ነው። በተለይ ተፈጥሮ ያለበት ቦታ አረንጓዴ የለበሰ ቦታ። የአዋፋትን ዝማሬ እየሰሙ የተለያዩ እጽዋትን እያዩ እንደ እጽዋት በንፋስ ሲወዛወዙ እየተመለከቱ አዋፋ ሲዘምሩ እያዳመጡ የተለያዩ የዱር እንስሳትን እያዩ ጊዜን ማሳለፍ በጣም ደስ ይለኛል። ስለዚህ የምመኘው የእረፍት ጊዜ ምንድነው ማለት ነው? በእረፍት በተለያየ ጫጫታ ነፃ በመሆን ወደ ደግሞ ተፈጥሮ ላይ ተፈጥሮ ትኩረት በማድረግ ተፈጥሮን በማድረግ ከተፈጥሮ ጋር ያለኝ መስተጋብር። ደስ ይለኛል ስለዚህ የተፈጥሮ ጋር የማሳልፈው የእረፍት ጊዜ ደስ ይለኛል። የምንመኘውም ይሄን ነው

ሌሎችን መርዳት እወዳለሁ ምክንያቱም ሌሎችን መርዳት ማለት ራስን መርዳት ማለት ነው። ምክንያቱም አንድን ሰው ስትረዳ የረዳኸው ሰው ነገር ዙሩ አንተን ሊረዳህ ቤተሰብህን ሊረዳህ ሌሎች አካላት ሊረዳ ይችላል ስለዚህ ሌሎችን መርዳት ማለት ራስን መርዳት ነው ብዬ ለማመን። ሌሎችን መርዳት እወዳለሁ አቅም ካለኝ እንደውም በርካታ ጊዜ መርዳት ጊዜ ማሳለፍ ብችል ደስ ይለኛል። ምክንያቱም ሌሎችን መርዳት በጣም አስፈላጊ ነው። ሌሎችን መርዳት የሰዎችን ህይወት መጋራት የሰዎችን ችግር መጋራት የሰዎችን ያጋጠማቸውን ፈተና በቀላሉ እንዲወጡት ማገዝ ስለሆነ ሌሎችን መርዳት ማህበራዊ ኢኮኖሚያዊ እና ሌሎችንም መስተጋብሮችን ያጠናክራል። ሰላማዊ ህይወት እንድንኖር ያደርጋል ጭንቀታችንን ያባርርልናል። ሌሎችን መርዳት እኛ መርዳት ስለሆነ ያለን ነገር እስከምንችለው በአቅማችን መርዳት አስፈላጊ ነው። ስለዚህ ሌሎችን መርዳት ከመውደድም በላይ ነው ከመውደድም ያለፈ ነው ግዴታም ነው ብዬ አምላለሁ። ስለሆነ መርዳት ያለብንን አካላት በአግባቡ መርዳት አለብን ማገዝ አለብን። መርዳት ሲባል የገንዘብ ብቻ ሊሆን አይችልም። የተለያዩ የሀሳብ መረዳዳቶች አሉ የጉልበት መረዳዳቶች አሉ። የማፅናናት የማገዝ መረዳዳቶች አሉ በገንዘብ ማገዝ ይቻላል በቁሳቁስ ማገዝ ይቻላል። ስለዚህ ሌሎችን መርዳት በጣም አስፈላጊ በጣም ጥሩ ነው። በተለይ በገጠሩ አካባቢ መረዳዳት በጣም የተስፋፋበት ነው። ምክንያቱም አንዱ ግለሰብ ስራው አላልክለት ብሎ ስራውን ለመጨረስ የብቻውን የማይጨርስ ከሆነ ሌሎች ጎረቤቶቹ እዛ አካባቢ የሚኖረው ማህበረሰብ ሄዶ በማገዝ እና በመርዳት ስራውን በቀላሉ እንዲጨርስ ያደርጉታል። ይህ ደግሞ መዳበር እና ወደፊትም መቀጠል ያለበት በጎ የሆነ ተግባር ነው። ስለዚህ ሌሎችን መርዳት በጣም አስፈላጊ ነው። ሌሎችን ማገዝ በጣም አስፈላጊ ነው። መረዳዳት ህይወታችንን ከፍ ያደርጋል። የእርስ በእርስ ያለንን መተሳሰብ የርስ በእርስ ያለንን ግንኙነት የርስ በእርስ ያለንን አንድነት ያጎለብታል። ሰው ለሰው ያለውን አመለካከት ያጠናክራል። ሰዎች ለሰዎች ያላቸውን መስተጋብር ያጠናክራል። ሶ እርስ በእርሳችን ከጥል ይልቅ ፍቅር እንድናስቀድም ያደርገናል። በችግራችን ጊዜ ፈጥኖ የሚደርስልን ሰው ማፍራት እንችላለን። ስለዚህ መረዳዳት እርስ በእርስ መከባበር መነጋገር ቢኖር አለም ሰላም ትሆናለች። ሰላማዊ ህይወት እንኖራለን ከግጭት ነፃ እንሆናለን። ሀሳባችንን በቀላሉ በነጻነት መግለጽ እንችላለን። ስለዚህ መረጋጋት ሌሎችን መርዳት በጣም ስለመውድ በርካታ ጊዜ አዘውትሬ አደርገዋለሁ። ከአካባቢዬ እጀምራለሁ ሌሎችን መርዳት በተለያዩ ጉዳዮችን በመርዳት ጊዜየን አሳልፋለሁ። በበጓአድራጎት ስራዎች ላይም በመሳተፍ ጊዜን አሳልፋለሁ የተለያዩ እገዛዎችን በማረግ አቅም ይፈቅደውን ሁሉ በማረግ አሳልፋለሁ። ስለዚህ ሌሎችን መርዳት በጣም ያስደስተኛል።

በዚህ ቅዳሜና እሁድ በርካታ ነገሮችን ለማድረግ አቅጃለሁ ከእነዚህም መካከል የእረፍት ጊዜ ከቤተሰብ ጋር አሳልፋለሁ። ገበያ በመሄድ የተለያዩ የቤት ቁሳቁሶችን እገዛለሁ ለምግብነት የሚያገለግሉን የሚያገለግሉን እንደ አትክልትና የመሳሰሉ ነገሮችን ለመግዛት አቅጃለሁ። እንዲሁም ደግሞ በዚህ የመዝናኛ ጊዜ በመመደብ ጊዜን በተለያዩ የእረፍት ጊዜዎች ለማሳለፍ አቅጃለሁ እንዲሁም ደግሞ የተለያዩ ጊዜያትን ከጓደኞቼ ጋር ለማሳለፍ አቅጃለሁ። በተለይ ቅዳሜ የገበያ ቀን ስለሆነ ገበያ በመሄድ በርካታ ለሳምንት የሚሆኑ ቢያነስ እስከሚቀጥለው ቅዳሜ ድረስ ሊያደርሱ የሚችሉ የተለያዩ ለቤቴ የሚሆኑ ገብአቶችን ለመግዛት አቅጃለሁ። ስለሆነም እነዛን ለመግዛት ወደ ቅድሚያ ገበያ ቅዳሜ ገበያ በመሄድ እነዚያን የመግዛት ሂደት ይኖረኛል። በመቀጠል ደግሞ ከጓደኞቼ ጋር የተወሰነ ጊዜ ካሳለፉ በኋላ ከዛ ከቤተሰብ ጋር የሚኖረኝን ጊዜ እቀጥላለሁ ማለት ነው። በነጋታው እሁድ እሁድን ደግሞ በመጀመሪያ ጠዋት ተነስቼ ቤተክርስቲያን እሄዳለሁ። ከቤተክርስቲያን መልስ ደግሞ ከቁርስ ከተመገኩ በኋላ ከጓደኞቼ ጋር የተወሰነ ጊዜ አሳልፊ። የተወሰነ ከሰባት ሰዓት በኋላ ደግሞ የመዝናኛ ፕሮግራሞችን ቲቪ ላይ እመለከታለሁ። ከእነሱን ከተመለከቱት ወደ አመሻሽ ወጣ ብዬ የእግር ጉዞ ካደረጉ በኋላ ወደ ቤት ተመልሼ የእንተኛ ሰዓት እስከሚደርስ ድረስ የተለያዩ መጽሐፍትን አነባለሁ። ስለዚህ በቀጣይ ቅዳሜና እሁድ እነዚህን ነገሮች ለማድረግ አስቤያለሁ ማለት ነው።

ሳህኖችን ማጠብ በጣም እወዳለሁ ምክንያቱም ሳህኖች ከተመገብንባቸው በኋላ ስለሚቆሽሹ በጽዳት ሳሞናዎች በማጣብና ንጽህናቸውን በመጠበቅ ወደ ቦታቸው ማስቀመጥና በቀጣይ አገልግሎት ለቀጣይ አገልግሎት ዝግጁ እንዲሆኑ ማድረግ አስፈላጊ ነው ስለሆነም ሳህኖችን በደንብ ማጠብ እወዳለሁ ሳህኖችን በማጠብ ንጽህናቸውን በመጠበቅ ከተለያዩ በሽታዎች መከላከል እችላለሁ ስለሆነም ሳህን ማጠብ አስፈላጊ መሆኑን ስለማመን በደንብ አድርጌ አጥበዋለሁ።

ስልኬን የምሞላበት ጊዜ አብዛኛውን ጊዜ ከአንድ ሰዓት አይበልጥም ካአንድ ሰዓት ያነሰ ጊዜ ነው የምሞላው በቀን አንድ ጊዜ። ስልኬን ለሃምሳ ደቂቃ ወይም እስከ አንድ ሰዓት ባለው ጊዜ እሞላለሁ ይሄ ደግሞ በቂና ከበቂ በላይ ቻርጅ ስለሚያደርግልኝ እነዚህ ጊዜ ሞልቼ ወደ ቀጣይ ስራ እሄዳለሁ። ስለዚህ ስልኬን ከሃምሳ ደቂቃ እስከ አንድ ሰዓት ባለው ጊዜ በቀን አንድ ጊዜ እሞላለሁ።

እኔ ከምወዳቸው በዓላት መካከል አንደኛው ዘመን መለወጫ ሁለተኛው የገና በዓል ሶስተኛው ደግሞ የፋሲካ በዓል ናቸው እነዚህን ሶስቱን በዓላት አብዝቼ እወዳቸዋለሁ። ምክንያቱም የዘመን መለወጫ አዲስ ተስፋ አዲስ ምዕራፍ አዲስ ህይወት የምንጀምርበትና ሁሉንም ስራዎች በእቅድ ለመጀመር እቅዳችን የምናዘጋጅበት በቀጣይ ልናሳካቸው የሚገቡ ጉዳዮችን በዝርዝር ልናወጣበት የምንችለው ጊዜ ስለሆነ አዲስ አመት ደስ ይለኛል። አዲስ አመት በእኛ አቆጣጠር መስከረም አንድ የሚገባ ሲሆን አዲስ አመት እንደ ኢትዮጵያ አቆጣጠር ሁልጊዜ መስከረም አንድ ላይ ይከበራል። አዲስ አመት በመስከረም አንድ በሚከበርበት ጊዜ በርካታ ደስታ ጊዜያቶችን እናሳልፋለን። ሴቶች አበባየውሽ ይጨፍራሉ አበባየሽ ለምለም ባልንጀሮቼ ለምለም ቆሞ በተራ ለምለም እንጨት ሰብሬ ለምለም ቤት እስክገባ ለምለም ቤት ገብቼ ለምለም ስገባ ቤት እያሉ ሴት ልጃገረዶች የሚጨፍሩበት ጊዜ ነው። የጭፈራ ደግሞ ደስ ይላል ለምለምነቱን አዲስ አመት ለምለምነው እያሉ ይጨፍራሉና በየቤቱ መልካም እኛዛቸውን ይገልጹበታል ስለሆነ። የአዲስ አመት ከዚህ በፊት ያሳለፍነውን ጊዜ በምን አይነት ሁኔታ ነው ያሳለፍነው ብሎን ገምግመን። በቀጣይ ደግሞ በአዲስ ምዕራፍ በአዲስ ጅምሩ የቀጣይ እቅዶችን ለማሳካት ዝግጅት የምናደርግበት ምዕራፍ ነው። ስለሆነ እዚህ በፊት ያሳለፍናቸው ድክመቶችን አሻሽልን ጥንካሬዋቻችንን ደግሞ የበለጠ አጠናክረን በቀጣይ ስራዎችን የምን ለመስራት የምንዘጋጅበት ጊዜ ስለሆነ። አዲስ አመት ከየትኛውም በዓል በቅድሚያ የማስቀመጥነውና የመወደው በዓል ነው። በሁለተኛ ደግሞ የምወደው በዓል የገና በዓል ነው። የገና በዓል ጌታችን መድኃኒታችን ከየሱስ ክርስቶስ የተወለደበትን ልደቱን ከእናታችን ከቅድስ ከቅድስት ድንግል ማርያም የተወለደበትን ልደት የምናከብርበት ጊዜ ስለሆነ የገና በዓል ደስ ይለኛል። የገና በዓል ደግሞ ወንዶች በመጨፈር አሲና በል አሲና ገናዬ ዬሃ አሲና በል በገና ጨዋታ ዬሃ አሲና በል አይቆጡም ጌታ እያሉ የገና ጨዋታን ከተጫወቱ በኋላ የሚያሳልፉበትና የምንደሰትበት ጊዜ ስለሆነ በጣም ደስ ይለኛል። በጣም የምወደው የበአል አይነት ነው የገና በዓል የሚከበረውም ገና በመጫወት ገና ባህላዊ ጊዜያትን እናሳልፍበታለን የገና ጨዋታ ሩርን በገና በመጫወት በሁለት ቡድን ተከፍሎ የምንጫወተው ባህላዊ የጨዋታ አይነት ነው። በሁለት ሶስተኛ ደረጃ ፋሲካ ነው ፋሲካ ደግሞ የጌታችን መድኃኒታችን ወደ መሬት መጥቶ ከሲኦል ለማውጣት የወሰደውን መከራ የደረሰበትን ፈተና የደረሰበትን ስቅዬ የምናስታውስበት እና ወደፊትም ደግሞ ስታስታክልን የህይወት ጉዳይ ህይወታችንን የምንቀጥልበት እና ትንሳኤን የምናበስርበት ጊዜ ስለሆነ አብዝቼ የፋሲካ በዓልን እወዳለሁ። በፋሲካ በዓልም እንደዚሁ እንደሌሎች በዓላት በቀራኒዮ ላይ ታየ እይታ ስንሳዬ እየተባለ እየተዘፈነ በዓሉ ይከበራል። በእለት እለት ዘመድ ከዘመድ የሚጠየቅበት በጋራ ጎረቤት እና ጎረቤት በጋራ በዓሉን አብሮ የሚያሳልፍበት ጊዜ ስለሆነ በጣም ደስ የሚልና ተወዳጅ በዓል ነው። በዓል ነው ስለዚህ እንደዚህን ሶስት በዓላት እንደ ኢትዮጵያ በኢትዮጵያ ባህልና ወግ መሰረት የሚከበሩ በዓላት ናቸው። እነዚህም በዓላት አብዝቼና በጣም እወዳቸዋለሁ። በተለይ ወደኋላ ስመለስ የዘመን መለወጫ በዓል በጣም ትኩረት ተሰጡትና በተለያዩ አቅጣጫዎች ተተርጉሞ የሚከበር በዓል ነው። አንደኛ አዲስ ነው። አዲስ እንደመሆኑ በጠር ደግሞ የሁሉም ነገር ጅማሮ ነው ትምህርት የሚጀምርበት ነው። አዳዲስ ስራዎች የሚጀመሩበት ነው። አዳዲስ አዲስ ወቅት ስለሆነ አንድ ተብሎ የሚጀመርበት ነው። ከእነዚህ አንድ ብለን የጀመርናቸውን ስራዎች ደግሞ በቀጣይ ውጤት አምጥን ለማስመዝገብና እና በርካታ ስራዎችን ለመስራት ዝግጅት የምናደርግበት እና በአእምሮአችን ላይ ያለውን ሀሳብ የስራ ሀሳብ የትምህርት ሀሳብ የተለያዩ ሀሳቦችን ወደ ወረቀት ቀይረን ወረቀት ላይ የሰፈሩትን ወደ መሬት ለማውረድ ዝግጅት የምናደርግበት ጊዜ ስለሆነ። የዘመን መለወጫ በዓል ከሁሉም ከሁሉም የተለየና በደንብ ትኩረት ተሰጥቶት የሚከበር በዓላችን ነው። ይህ በዓል በጣም ደስ የሚልና ሁሉም ነገር ከአደአበበው ጀምሮ በርካታ መስክና ሽንተረሩ ጋራዊ አብቦና በአበቦች አሸብርቆ በተለያደ አባይ በትባለዋና ቢጫ ቀለም ያላት ብዙን መሬት ሸፍነው እናት

ቅሬታዎችን በተለያየ መልኩ አስተናግዳለሁ አንደኛ ቅሬታው የቀረበበት ምክንያት ምንድን ነው? ቅሬታውስ በምን አይነት መልኩ ሊፈታ ይችላል የሚሉ ጉዳዮችን በማገናዘብ ቅሬታዎቹን አስተናግዳለሁ። በተለይ በተለያዩ ጉዳዮች ላይ የሚቀርቡ ቅሬታዎች መነሻቸውን ከስር መሰረቱ በማጥናት እና የቅሬታዎቹ ምንጭ ከስሩ ምንድነው ሚለውን በመለየት ከዛ በኋላ ደግሞ ሊወሰዱ የሚገባቸውን የመፍትሄ እርምጃዎችን በማስቀመጥ ቅሬታዎችን አስተናግዳለሁ። እነዚህ ቅሬታዎች በሚሰሙ ወይም ደግሞ በሚቀርቡ ጊዜ አሁን ቅሬታዎችን በተለያየ መልኩ መያዝ እንችላለን። አንዳንዴ ግለሰቦች ቅር ሊሰኙብን ይችላሉ እኛ አንዳንዴ ደግሞ እኛ ግለሰቦችን ቅር ልናሰኝ እንችላለን። ስለሆነም ግለሰቦችን ቅር በምናሰኝበት ጊዜ ቅር ያሰኘናቸውን ሰዎች ይቅርታ ጠይቀን ቅሬታቸውን እንዲያነሱልን ማድረግ ያስፈልጋል። ግለሰቦች እኛን ቅር በሚያሰኙን ጊዜ ደግሞ ለምን ቅር እንዳሰኙን እና ምን ሆኖ ብለን በመጠየቅ እነዚያን ቅሬታዎች ለመፍታት መሞከር ነው። ስለዚህ ቅሬታዎችን የማስተናገድበት በተለያየ መልኩ ነው ማለት ነው።

ወደ ሱቅ ከመሄዴ በፊት ዝርዝሮችን እጽፋለሁ ምክንያቱም ሱቅ ሄጄ መግዛት የፈለጉትን ወይም ደግሞ ቤት ላይ ሆኜ መግዛት የፈለኳቸውን ጉዳዮች ሱቅ ከደረስኩ በኋላ ልረሳቸው ስለምችል ብዙ ብዙውን ጊዜ ወደ ሱቅ ከመሄድ በፊት ዝርዝር ጉዳዮችን ማስታወሻዬ ከጻፍኩ በኋላ እነዛን ማስታወሻዎች በመያዝ ወደ ሱቅ በመሄድ አስፈላጊ ግብአቶችን በመግዛት እመለሳለሁ። ስለሆነው ወደ ሱቅ ከመሄድ በፊት ዝርዝር ጉዳዮችን ጽፎ እና መሄድ በጣም አስፈላጊ መሆኑን በዚሁ አጋጣሚ ለመገንዘብ እችያለሁ። ስለዚህ ሱቅ ይሄን በኋላ ጉዳዮች ተረስተው እንደገና ላስፈልግ ሌላ ድካም ሊያጋጥመን ስለሚችል ለሁለተኛ ጊዜ ሄደን መግዛት አስፈላጊ ሊሆን ስለሚችል በመጀመሪያው ሁሉንም ነገር ከሱቅ ከመሄዳችን በፊት ከመውጣታችን በፊት ቁጭ ብለን በማስታወሻችን ዝርዝር ጉዳዮችን ከጻፍን በኋላ ሱቅ በመሄድ እነዛን የጻፍናቸውን ነገሮች በቅደም ተከተላቸው መሰረት ገዝተን መመለስ አስፈላጊ ነው። እነዚህን ጉዳዮች። ማድረግ የጀመርኩት በመጀመሪያ ሳልጽፍ እሄድ ነበር ሳልጽፍ በሚሄድበት ጊዜ በተደጋጋሚ እየረሳሁና ጉዳዮችን እየተውኩ እየመጣሁ ተቸገር ጀመር ከዛ በኋላ የወሰዱኩት መፍትሄ ምንድነው? ዝርዝር ጉዳዮችን ከሱቅ ከመዴ በፊት በፊት መጻፍ ከጻፍኳቸው በኋላ ሁሉንም የጻፍኳቸውን ገዝቼ በአግባቡ እመለሳለሁ። ስለዚህ ያለምንም ድካምና ያለምንም መጨነቅ ያለምንም መርሳት ጉዳዮች ሆነው ወይ ደግሞ የሚገዛቸውን ዝርዝር ነገሮች በመጻፍ ሱቅ በመሄድ ገዝቶ መመለስ በጣም ጥሩ እና ለሌሎችም መምከር የሚፈልገው ጉዳይ ነው። እነዚህን ጉዳዮች ማድርግ በጣም አስፈላጊ መሆኑን ማሳወቅ እወዳለሁ

ዋይፋይ እጠቀማለሁ ነገር ግን ብዙውን ጊዜ እምጠቀመው ዳታ ነው። አንዳንዴ ዋይፋይ እጠቀማለሁ ዋይፋይ በምትጠቀምበት ጊዜ ፍጥነቱ ብዙም ስለመያስደስተኝ ዋይፋዩን እንተውና ዳታ አብርቼ በዳታ እጠቀማለሁ ከዳታና ከዋይፋይ ሁለቱንም ሳነጻጽራቸው ዋይፋይ ደከም ይላል ዳታ ደግሞ ፈጠን ይላል። ስለዚህ ዋይፋይ አልፎ አልፎ እጠቀማለሁ ብዙን ጊዜ እሚጠቀመው ግን ዳታ ነው። ዋይፋይ በምትጠቀምበት ጊዜ ክፍያውም አብሮ ይቀንስልኛል። ስለዚህ ዋይፋይ መጠቀም ጥሩ ቢሆንም ነገር ግን ከፍጥነት አኳያ ዝቅተኛ ስለሆነ ዋይፋይ ብዙን ጊዜ አልጠቀምም አልፎ አልፎ እጠቀማለሁ።

በስልክ ገንዘብ ብዙ ጊዜ ልኬ አውቃለሁ ምክንያቱም ዘመኑ ገንዘብን የምናስተላልፍላባቸው በርካታ አማራጮች ስላሉ እነሱን በመጠቀም ገንዘብ በስልክ አስተላልፌ አውቃለሁ በጣም ብዙ ጊዜ አስተላልፋለሁ ከማስተላልፍባቸው የስልክ መተግበሪያ ዘዴዎች መካከልም የሚከተሉት ይጠቀሳሉ ቴሌብር ሲቢ ፕራፕላስ ኤምፒኤሳ እና የመሳሰሉትን በአፕሊኬሽኖች ወይም ደግሞ መተግበሪያዎችን በመጠቀም ስለገንዘብ ከአንድ ቦታ ወደ ሌላ ቦታ በማስተላለፍና በቀላሉ ውጤት ለማምጣት እጠቀምባቸዋለሁ። ስለዚህ እነዚህን ጉዳዮች በመጠቀም ጊዜን መቆጠብ አላግባብ የሆኑ ጉዳዮችን አላግባብ የሆኑ ከማከማጥፋትና የተለያዩ ጊዜያትን ከማባከን ቁጭ ብለን ባለንበት ቦታ ስልካችንን በመጠቀም ባንክችን በስልካችን እንደማለት ነው ስልካችንን በመጠቀም በገንዘብ ማስተላለፍ እንደምንችልና ጊዜን ጉልበትንና ድካምን የሚቀንስ ጉዳይ ስለሆነ ሁሉም ሰው መጠቀም አለበት። ስለዚህ ገንዘብን በስልክ ብዙ ጊዜ በመላክና በፍጥነት እንዲደርስላቸው አድርጌያለሁ። መላክ ብቻ ሳይሆንም ተቀብዬም አውቃለሁ። ምክንያቱም በቀጣይ አብዛኛውን ሠሥራዎቼ ብየ የሚሠሩትና ክፍያዎች የሚፈጸሙት በስልክ መተግበሪያዎች ስለሚሆን በስልክ መተግበሪያዎችን ጭኖ መጠቀም ምንም አማራጭ የሌለው ጉዳይ ነው። ስለሆነም በስልክ ገንዘብ ብዙ ጊዜ ልኬ አውቃለሁ።

የስራ ምግባሬን አከብራለሁ ምክንያቱም የስራ ምግባር ማክበር ውዴታ ሳይሆን ግዴታ ነው። የስራ ምግባርን ካላከበርን በቀላሉ በስራችን ውጤት ማምጣት አንችልም የስራ ምግባርን የማከብርባቸው ጉዳዮችም የሚከተሉት ናቸው። በመጀመሪያ በተገቢው የስራ ሰዓት በመገኘት በታማኝነት በቅንነት በአገልጋይነት በፍትሀዊነት ሁሉንም እኩል በማየት ያለምንም ጉቦ ያለምንም ማጉላላት የሚመለከታቸውን አካላት በአግባቡ አገልግሎትን በመስጠት የስራ ምግባሬን በማክበር አገልግሎት እየሰጠሁ እገኛለሁ። ስለሆነም የስራ ምግባርን ማክበር አስፈላጊ ነው። የስራ ምግባርን ካላከበርን በተሰማራንበት የስራ መስክ ውጤትን ማምጣት አንችልም በቀላሉ የምናስብበት ደረጃ መድረስ አንችልም በማህበራችን በማህበረሰባችን ዘንድ ተቀባይነትን አናገኝም። በተለያዩ ጉዳዮች ላይ ማህበራዊ ህይወቶች ላይ መገለል ሊገጥመን ይችላል። ስለዚህ የስነ የስራ ስነ ምግባር ከማክበርም በዘለለ በደንብ ወደ ተግባር ቀይሮ በ ውጤት ማምጣት አስፈላጊ ነው። እንዚህን ምግባሮች ከላይ የጠቀስኳቸው ዝርዝር ጉዳዮችን በመጠቀም በተለይ ሁሉንም በእኩል በማየት አገልግሎት የምንሰጠውን አካላት በእኩል በማየት በፍትሃዊነት ማገልገል ዝምድናን መሰረት ያላደረገ አገልግሎት ለሁሉም የማህበረሰብ ክፍል እኩል የሆነ አገልግሎት መስጠት አስፈላጊ ነው። ስለሆነም የስራ ምግባርን ማክበር ግዴታ ነው። የስራ ምግባርን ያላከበረ በስራው ውጤት የማይሆን ውጤታማም አይሆንም በህግ ዘንድም ተጠያቂ ነው ማለት ነው። የስራ ምግባርን ያላከበሩ ተጠያቂነታቸውም በዛው ልክ ከፍተኛ ይሆናል። ስለዚህ እኔ የስራ ምግባሬን በማክበር በአግባቡ ስራዬ ቦታ ላይ በመገኘት የስራ ግዴታዎችን የተሰጠኝን ተልእኮ የተሰጠኝን አደራ በእቅዴ መሰረት ለመተግበርና ወደ ውጤት ለመቀየር የራሴን ያላሰለሰ ጥረት አደርጋለሁ። ስለሆነም የስራ ምግባር ከሁሉም በፊት ቅድሚያና ትኩረት ተሰጥቶት መታየት ያለበት ጉዳይ ነው ብዬ አምናለሁ። ስለሆነም የስራ ምግባርን ማክበር ምንም አይነት መወላወልም ሆነ መጠራጠር የሌለብንና ወደ ተግባር ቀይረን ስራዎችን ውጤት እስከምናመጣ ድረስ በተግባር ለማቆየት የሚያግዘን ስለሆነ የስነ የስራ የስራ ምግባራችንን ማክበር ግዴታችን መሆኑን ለመገንዘብ ችያለሁ። ስለሆነም የስራ ምግባሬን አክብሬ የስራ ምግባሬን በአግባቡ በመወጣት ውጤት ለማምጣት የራሴን ጥረት እያደረኩ እገኛለሁ።

በእግር ከሶስት እስከ አምስት ኪሎ ሜትር ርቀት ያህል እሄዳለሁ ምክንያቱም ዘወትር ጠዋት ጠዋት በሳምንት ሶስት ቀናትን የስፖርት እንቅስቃሴ እንቅስቃሴዎችን የጨመረ ስፖርት ስለምሰራ ቢያንስ በእግር ከሶስት እስከ አምስት ኪሎ ሜትር ያህል ያለምንም ድካምና ያለምንም እረፍት መሄድ እችላለሁ። ስለሆነም በስራ ቦታዬም በርካታውም ጊዜ የምመላለሰው በእግሬ ነው ምክንያቱም የኔ ስራ ቢያነስ ከመኖሪያ ቤቴ የሶስት መቶ ሜትር ያህል ርቀት ከሶስት መቶ እስከ አምስት መቶ ያህል ሜትር ርቀት ላይ የሚገኝ ነው። ይሄን ደግሞ በቀን ሲሄድ ስመጣ አራት ጊዜ እመላለሰዋለሁ አራት ሲባዛ በሶስት አንድ ነጥብ ሁለት ወይም ደግሞ አንድ ሺህ ሁለት መቶ ሜትር በቀን እጓዛለሁ ማለት ነው። በአማካይ ስለዚህ በእግሬ ከሶስት እስከ አምስት ኪሎ ሜትር ያለምንም መድከም መሄድ እችላለሁ።

በየትኛው መተግበሪያ መልእክት ትላላካለህ? የሚለው በተለይ በቴሌግራም በዋትሳፕ እና በኢሞ መልእክቶች በጽሁፍም ሆነ በምስል እላላካለው እነዚህን መተግበሪያዎች በመጠቀም መልእክቶችን እቀበላለሁ እልካለሁ። ማለት ነው።

መብራት ሲቆራረጥ የማደርጋቸው ጉዳዮች የሚከተሉት ናቸው እነሱም አንደኛ ሻማ በማብራት ብርሃን ማግኘት እችላለሁ ሁለተኛ የስልክ ባትሪን በመጠቀም ብርሃን ማግኘት እችላለሁ። ሶስተኛ ደግሞ ጀነሬተር ካለ ናፍጣን በመጠቀም የጀነሬተር መብራት እንድጠቀም እሱን አማራጭ እወስዳለሁ። ስለዚህ መብራት በሚቆራረጥበት ጊዜ እነዚህን አማራጮች እጠቀማለሁ በእንደኛ አካባቢ ደግሞ በርካታውን ጊዜ የመብራት ችግር ስላለ የመብራት መቆራረጥ ችግር ስላለ። የምንወስዳቸው የመፍትሄ ምርጫዎች እነዚህ ናቸው። እነሱም ከላይ የተጠቀስኳቸው በተጨማሪ ደግሞ ሶላር እጠቀማለሁ። ሶላር በተለይ በጋ ላይ ምንም አይነት የብርሃን እጥረት ስለሌለ በርካታ ሀይል መሰብሰብ ስለሚችል የሶላር ብርሃን በበቂ ሁኔታ መብራት በሚቆራረጥበት ጊዜ ብርሃንን መብራቱን ተክቶ ብርሃን የሚሰጠን አማራጭ ነው። ስለዚህ ሶላር በመጠቀም ሻማ በመጠቀም የሰልክ ባትሪ በመጠቀም እና ጀነሬተርን በመጠቀም እነዚህን አማራጮች በመጠቀም የመብራት መቆራረጥ በሚኖርበት ጊዜ ብርሃንን መተካት እንችላለን። ስለዚህን ከላይ የጠቀስኳቸው ጉዳዮች ደግሞ እንደኛ አካባቢ በአብዛኛው የምንጠቀምባቸውና እስካሁንም እየተጠቀምንባቸው ያላናቸው ጉዳዮች ናቸው። ምክንያቱም መብራት መቆራረጥ አሁን ላይ ከፍተኛ ደረጃ ላይ የደረሰ ስለሆነ። እንደዚህ አማራጮች ያለምንም መወላወል ጥቅም ላይ እያዋልናቸውን እንገኛለን።

ልዩ ችሎታዬ ብዙውን ጊዜ እኔ የተገነዘብኩት ልዩ ችሎታዬ ምንድነው? የተለያዩ የፈጠራ ስራዎችን የመፍጠር ችሎታ አለኝ እነዚህም ምንድን ናቸው? በዚህ በአካባቢያችን የሚገኙ የተለያዩ የእንስሳት ጥዳችን በመጠቀም ባዮ ጋዝ የማመንጨት ክህሎት እንዳለኝ ከዚህ በፊትም በሙከራ አረጋግጫለሁ ይህን በማድረግ። ለተወሰኑ አካባቢዎች የመብራት አገልግሎት እንዲያገኙ የማድረግ ስራዎችን ሰርቼ ነበር። በኋላ ላይ በሰፊው ለመስራት ምንም እንኳን የበጀት እጥረት ቢያጋጥምና ወደፊት ማስኬድ ባልችልም። እነዚህን ጉዳዮች ማድረግና እነሱን ወደ ተግባር የመቀየር ስራ ወደፊት የምሰራው ጉዳይ መሆኑን ለማስ ገንዘብ እወዳለሁ። ስለሆነም ይሄ ችሎታዬ። አሁንም ድረስ አብሮኝ ያለ ሁለተኛ ደግሞ መጽሐፍ የማንበብ ችሎታ ፍላጎቱ አለ መጽሐፍትን በማንበብ የተለያዩ እውቀቶችን ማግኘት እችላለሁ። የተለያዩ እውቀቶችንና ልምዶችን አገኛለሁ። በሶስተኛ ደረጃ ደግሞ ስዕል እስላለሁ ስዕል። እርሳስና ቀለማትን በመጠቀም የተለያዩ ገጽታዎችን በመሳል እና የመሳል ችሎታው እንዳለኝም ከዚህ በፊት የስነ ጥበብ መምህሬም ነግሮኛል። እኔም አንዳንዴ እምሞክራቸው ስዕሎች። መልሼ ሳያቸው የተለየ ችሎታ እንዳለኝ ጠቋሚ ነገር እንደሆነ ለመረዳት ችያለሁ።

እንደኛ አካባቢ ተጨባጭ ሁኔታ የቅጥር ሂደቱ የተለያየ ነው ምክንያቱም አንደኛ የመንግስት መስሪያ ቤት የቅጥር ሂደት አለ ሁለተኛ የግል መስሪያ ቤቶች የቅጥር ሂደት አለ ሶስተኛ የኤንጅኦዎች ደግሞ ወይም የውጭ ድርጅቶች የቅጥር ሂደት አለ እነዚህ ድርጅቶች ሶስቱም የጠቀስኳቸው የተለያየ የቅጥር ሂደት አላቸው። ለአብነት የመንግስት መስሪያ ቤቶችን የቅጥር ሂደት ብንመለከት የመንግስት መስሪያ ቤቶች የቅጥር ሂደት ከዜሮ አምስት ጀምሮ ልምድ ያለውን ባለሙያ የመቅጠር ሂደት ያደያካሂዳሉ በዚህም ሂደት በመጀመሪያ ማስታወቂያ ያወጣሉ ማስታወቂያ ካወጡ በኋላ ይለጥፋሉ። በተለጠፈው መሰረት ማስታወቂያው የሚጋብዛቸው የተለያየ ምሁራን ሄደው ይመዘገባሉ ከተመዘገቡ በኋላ በመመልመያ መስፈርቱ መሰረት ተመልምለው ለፈተና ይቀርባሉ ከተፈተኑ በኋላ ያለፉትና የሚፈልገውን ውጤት ያመጡ ተቀጣሪ ወይም ደግሞ የቅጥሮች ሰ የሚቀጠሩ ባለሙያዎች በዛ መሰረት ተመልምለው ወደሚመለከተው መስሪያ ቤት በመሄድ የቅጥር ውላቸውን ጨርሰው ወደ ስራ ይገባሉ ማለት ነው። በ በግል መስሪያ ቤቶች ደግሞ የግል ድርጅቶች የሚቀጥሩበት መስፈርት የራሱ ነው። እነሱ ደግሞ በራሳቸው ድረ ገጽ ወይም ደግሞ ማህበራዊ ድረ ገጾቻቸው ላይ የማስታወቂያዎችን ይለጥፉና በኢሜላቸው መሰረት ወይም ደግሞ በቴሌግራም ምዝገባ ያካሂዳሉ። ከተመዘገበ በኋላ አሁንም መልሰው በኢሜላቸው የመለመሉትን በመለመሉት መስፈርት መሰረት በማስታወቂያ ይለጥፋሉ። በኢሜል ወይም ደግሞ በማህበራዊ ድረ ገጻቸው ላይ ይለጥፋሉ በተለጠፈው መሰረት ተፈታኞቹ ቀርበው ፈተናቸውን ወስደው ካለፉ በኋላ ወደ ተግባር የሚገቡ ይሆናሉ። ከዛ የውጭ ድርጅቶች ደግሞ በቅጥር በሚፈጽሙበት ጊዜ የራሳቸውን የሆነ አካሄድ አላቸው እነሱም የስራ ልምድ የሚፈልጉትን በስራ ልምዳቸው መሰረት የተለየ ችሎታ ያላቸውን እና በተለይ ደግሞ የእንግሊዝኛ እና ሌሎች ተጨማሪ ቋንቋዎችን ጨምሮ ሊናገሩ የሚችሉ እንደ መስፈርትነት ይጨምራሉ። ስለዚህ የቅጥር ሂደቱ እንደየሚቀጥረው መስሪያ ቤት የተለያየ ሂደት ያለው መሆኑን ለመግለጽ እወዳለሁ።

ሾርባ በጣም እወዳለሁ ምክንያቱም ሾርባ ለጤንነት በጣም አስፈላጊ ነው ሾርባ ከተለያዩ የአትክልት አይነቶች የሚዘጋጅ ስለሆነ ለጤንነታችን የተመጣጠነ ምግብ እንድናገኝ ስለሚያደርግ ሰውነታችን ጠንካራ ብርቱና በቀላሉ ፈሳሽ እና የተመጣጠነ ምግብ ማግኘት ያለበትን ነገር እንድናገኝ ያደርገናል ስለሆነም ሾርባ በጣም እወዳለሁ። እጠቀማለሁ ሾርባ። በየአካባቢው ተጨባጭ ከምታዩ የሚዘጋጅባቸው የተለያዩ ጉመን ጥቅል ጉመን ካሮት የተለያዩ በመኮረኒ ፓስታ እና የመሳሰሉ የተለያዩ አትክልቶችና የተለያዩ የታሸጉ ምግቦችን በመጨመር ስለሆነ በፈሳሽ መልኩ የሚወሰድ ስለሆነም በቀላሉ የምንወስደውና ጥቅም ጥቅሙ ደግሞ በጣም ከፍተኛ ስለሆነ ሾርባን አብዝቼ እወዳለሁ። ሾርባንም አብዝቼ እጠቀማለሁ። ስለዚህ ሾርባን ከመውደዴ የተነሳ በቀን ቢያንስ ሁለቴ እጠቀማለሁ። ሁለት ሾርባ በመጠቀም ሰውነቴም በጣም ከፍተኛ የሆነ ለውጥ አይቼበታለው። ሾርባ በመጠቀም የሰውነቴ ጤንነት የሰውነቴ አቋም የሰውነቴ ፍጥነት የማሰብ አቅሜ እንዲሁም ደግሞ ቅልጥፍና እና ፍጥነቴ ጨምረዋል። ስለዚህ ሾርባ በጣም እወዳለሁ ማለት እችላለሁ።

በልጅነቴ በርካታ የጨዋታ አይነቶችን ተጫውቻለሁ ከእነዚህም መካከል አኳኩሉ አባሮች ሰኞ ማክሰኞ ገመድ ዝላይ ብይና የመሳሰሉትን ጨዋታዎች በመጫወት ጊዜን አሳልፋለሁ። እነዚህ ጊዜ ጨዋታዎች ደግሞ እንቅስቃሴ ስላላቸው ለጥንካሬያችን ለተለያዩ አእምሮአችን እንዲመስል የተለያዩ ማህበራዊ ህይወትን መኖር እንድንችል የተለያዩ መስተጋብሮች ከጓደኞቻችን ጋር እንዲኖሩን አድርገውናል። ስለሆነም እነዚህ የጨዋታ አይነቶችን በመጫወቴ ለምሳሌ አባሮሽ ማለት አንደኛውን አርጦ የመያዝ እና አንደኛው ተደብቆ አንደኛውን አባሮ የመያዝ የጨዋታ አይነት ነው። አኳኩሉ አኳኩሉ ደግሞ አንደኛው ተደብቆ ያን ፈልጎ የመያዝ የተደበቀበት የማውጣት። የጨዋታ አይነት ሰኞ ማክሰኞ መንገድ ወይም ደግሞ የተ ለጠ ቦታ ላይ ይሰራና በአንድ እግር አንድ እግር በማጥፋ ጠፍ በአንድ እግር በመዝለል መስመሮችን ሳይረግጡ እየዘለሉ የምንጨዋታው የጨዋታ አይነት ነው። ብይ የሚባለው ደግሞ ታሽጋ የምትሸጥ ክብ አይነት ነገር ሆኖ በጣጣችን በአውራ ጣጣችን እና በጠቋሚ በሌባ ጣጣ በጠቋሚ ጣጣችን በማድረግ የምድር ጨዋታ ጨዋታ አይነት ነውና። በልጅነቴ የተጫወቷቸው የጨዋታ አይነቶች እነዚህ ናቸው። በጣም በርካታ ነው ቢሆኑም ከማስታወሳቸው መካከል እነዚህ ጥቂቶቹ ናቸው። እነዚህ ጨዋታዎች ሁሉ አሁን ላይ የተወሰኑት አሉ የተወሰኑት የጠፉበት ሁኔታ አለ። እንደዚህ ጨዋታዎች ለአካላችን ጥንካሬ ለአእምሮአችን እድገት ለሰውነታችን ለቅልጥፍና ከጎረቤት ከቤተሰብ ከተለያዩ ሰዎች ጋር የመኖር ማህበራዊ መስተጋብራችንን የሚያጠናክሩና የልጅነት ጊዜያችን እንድንወደውና እንድናስታውሰው የሚያደርጉ ናቸው። ስለዚህ የልጅነት ጨዋታ የሚጨዋታ ጨዋታ ነበር የምት የምወዳቸውን እነዚህ ከላይ ጠቀስኳቸው ናቸው

አቧራ በጣም ችግር ይፈጥርብኛል ምክንያቱም አቧራ በሚሆንብበት ጊዜ የተለያዩ ባክቴሪያችን ይዞ አብሮ ከመሬት ለሚነሳ በአፍና በአፍንጫችን በሚገባበት ጊዜ በርካታ በሽታዎችን ያስተላልፍ ያስተላልፍብናል በቀላሉ። ለመጥቀስ ያለ ለምሳሌ ጉንፋን። በአቧራ ምክንያት ከበርካታ ጊዜ ይዞኝ ያውቃል። ስለዚህ አቧራ በሚሆንበት ጊዜ በአፍና በአፍንጫ አቧራን ለመከላከል ማስክ ማድረግና መከላከል አስፈላጊ ነው ብዬ አምናለሁ። ስለዚህ አቧራ በርካታ ጊዜ ችግር ፈጥሮብኝ ያውቃል። ችግር ከመፍጠርም አልፎ ሰውነትን ያቆሽሻል። ለተለየ በሽታዎች ያጋልጣል። ስለ አቧራ

ወደ ገበያ በሳምንት ሁለት ጊዜ እሄዳለው ምክንያቱም በእኛ አካባቢ የገበያ ቀናት ሚባሉት በሳምንት ሁለት ቀናት ናቸው። በሳምንት ሁለት ቀናት ሞቅ ያለና በርካታ ግብአቶችን ወደ ገበያ ስለሚመጡ እነዛን ለመሸመት ወደ ገበያ እሄዳለሁ። ከነዚህም ቀናት ማክሰኞና ቅዳሜ ናቸው። ማክሰኞ በመሄድ በርካታ የገቡትን እቃዎችም ሆነ አትክልቶችን ገዛዝቼ እመጣለው። በዚያ በተጨማሪ ደግሞ በቅዳሜ የሚገቡት ከማክሰኞ የተሻለ ስለሆኑ ማክሰኞ ያልገዛህዋቸው እና በተጨማሪነት ደግሞ መግዛት ያለብኝን ጉዳዮች ቅዳሜ እለት በመሄድ የተለያዩ ግብአቶች እና ለቤቴ የሚያስፈልጉ ቁሳቁሶችን ጨምሮ በመግዛት ጊዜ እናሳልፋለን። ስለዚህ በሳምንት ዘወትር ማክሰኞና ቅዳሜ ገበያ እሄዳለሁ። ማለት ነው።

ሽማግሌዎችን አከብራለሁ ምክንያቱም ሽማግሌዎችን ማክበር በጣም አስፈላጊ ነው። ሽማግሌዎችን የማከብርበት አይነትም አንደኛ ቁጭ ካልኩ ብድግ ብዬ ከራሴ ጎንበስ በማለት ያክብሮቴን እገልጽላቸዋለሁ። ሁለተኛ እግራቸውን በማጠብ ያለኝን አከብሮት እገልጽላቸዋለሁ። ሶስተኛ ከተቀመጥኩበት በመነሳት እነሱ እንዲቀመጡ በመጋበዝ አክብሮቴን እገልጽላቸዋለሁ። ሁለተኛ ደግሞ አንቱ በማለት እርሶ ብሎ በመጥራት በአንቱታ በመጥራት ያለኝን ክብር እገልጽላቸዋለሁ። ሁለተኛ ደግሞ ስጠራቸው አባት በማለት የአባትነት ክብራቸውን በመስጠት እገልጽላቸዋለሁ። ስለዚህ ሽማግሌዎችን ማክበር በጣም አስፈላጊ ነው ሽማግሎች በሚመርቁን ጊዜ እድሜያችን ይቀጥ ይቀጥላል ሀሳባችን ይሳካል። ፍላጎታችን ይሟላልናል ስለሆነም ሽማግሌዎችን ማክበር ውዴታ ሳይሆን ግዴታ መሆን አለበት። ሽማግሌዎችን በማክበር የቀጣይ ህይወታችንን ማስተካከል እንችላለን። ምክንያቱም ሽማግሌዎች በርካታ ምክሮችን ይመክሩናል በርካታ የህይወት አቅጣጫዎችን ያሳዩናል። በርካታ የህይወት ልምዶችን እነሱ ካሳለፏቸው እነሱ ከገጠሟቸው እና እንዴት እንዳለፏቸው በምን መልኩ እንዳሳለፏቸው ምበማ በማስገንዘብ ምክር ስለሚለግሱን ሽማግሌዎችን ማክበር ግዴታችን ነው። ስለዚህ ሽማግሌዎችን ማክበር አስፈላጊ ነው። ብዬ አምናለሁ።

በእንጨት እሳት ማብሰል አውቃለሁ ምክንያቱም በእኛ አካባቢ እስካሁን በቂ የሆነ ሀይል ስለሌለ ወይም በቂ የሆነ የመብራት አቅርቦት ስለሌለ እንጨትን በሃይል መተካት ስላልቻልነ እስካሁን የምንጠቀመው የእንጨትን ማብሰያ ዘዴን ነው። ስለሆነም የባህር ዛፍ እንጨትን የዋንዛ እንጨትን እና ሌሎችን እንጨቶችን በመፍለጥና በማቅጠን ለማገዶነት እንጠቀማለን እነዚህን እንጨቶች በማቀጣጠል ወይም በመፍለጥ ለምግብ ማብሳያነት እንጠቀምባቸዋለን። ስለሆነ እኔ በርካታ ጊዜ በእንጨት እሳት ማብሰል እችላለሁ ወይም ደግሞ አብስዬ አውቃለሁ። እንጨት በምናበስልበት በእንጨት በምናበስልበት ጊዜ በርካታ ጭስ ወደ አየር ክልላችን ይወጣል በጣም በካይ የሆኑ ጭሶች ይወጣሉ በጣም ጉዳቱ ከፍተኛም ነው። ስለዚህ እነዚህን ደግሞ ወደ ሀይል ወደ ደግሞ ጭሳለባ በሃይል መቀየር አስፈላጊ ነው ብዬ አውቃለሁ አምናለሁ። ነገር ግን አመራጭ ስለሌለው እስካሁን እየተጠቀምነ ያለነው የእንጨትን ሀይል ስለሆነ የእንጨት ሀይል ደግሞ ያው ጭስ ስላለውና ካርቦን ዳይኦሳይድን ስለሚያመነጭ ከባቢ አይርን ስለሚበክል በጣም አስቸጋሪና መጥፎ ነው። ስለዚህ በእንጨት እሳት በርካታ ጊዜ አብስ አብስዬ አውቃለሁ።

ዜናን ከተለያዩ ቦታዎች አገኛለሁ። ዜናን ከማገኝባቸው ቦታዎች መካከል አንደኛ :-ብሄራዊ ወይም ደግሞ ሀገር አቀፍ- ዘ ቴሌቪዥን ጣቢያዎች ላይ :ማህበራዊ ድረ ገጾች ላይ :የተለያዩ ዩቲዩብ ቻናሎች ላይ እነዚህ እነዚህ ቦታዎች ላይ በመመልከት ዜናችን አገኛለሁ። እነዚህ ዜናዎች ደግሞ- ከየት ነው የመጡት ምንጫቸው? የሚለውን በተጨማሪ ከተለያዩ ድረ ገጾች ላይ ሰርች በማድረግ ወይም ደግሞ በመዳሰስ እነሱን በማጣራት ምን አይነት እውነታ እንዳላቸው አረጋግጣለሁ። ስለዚህ- ብዙውን ጊዜ ዜናን የማየው እኔ ከብሄራዊ ጣቢያዎች ላይ በሚተላለፉ ዜናዎች ላይ ስለሆነ- ዜናን ከቴሌቪዥን ጣቢያዎች ላይ አገኛለሁ ማለት እችላለሁ።

የተለያየ የቅርጫት አይነቶች አሉ ከእነዚህም መካከል አንደኛ የወረቀት ማስቀመጫ ቅርጫት የቆሻሻ ልብሶች ማስቀመጫ ቅርጫት እና የቆሻሻ ማጠራቀሚያ ቅርጫቶች አሉኝ። የወረቀት ማስቀመጫ ቅርጫት የሚጠቀምበት የተለያዩ የተበላሽና አገልግሎት ሊሰጡ የማይችሉ ወረቀቶችን በየቦታው ወድቆ አካባቢውን እንዳያቆሽሹ። ለዛ ጥቅም የሚውሉ ለዛ ጥቅም የሚውሉ የቅርጫት አይነት የቅርጫት የተበላሹና አገልግሎት የማይሰጡ ወረቀቶችን በአንድ ላይ በማጠራቀም በኋላ ለማቃጠል ያመች ዘንድ አንድ ላይ ለማጠራቀሚያነት እጠቀምበታለሁ ይሄም በመኖሪያዬና በመስሪያ ቤቴ አካባቢ ይገኛል። ሁለተኛ የቆሻሻ ልብሶችን ማስቀመጫ ቅርጫት ነው። እነዚህ የቆሸሹ ልብሶች ወይም የተለበሱና የቆሸሹ ልብሶችን አንድ ላይ በማጠራቀም ከአልቆሸሹ ጋር እንዳይቀላቅሉ ለይተን የምናስቀምጥበት የቅርጫት አይነት ነው። ይሄ ቅርጫት የቆሸሹ ልብሶችን በአንድ ላይ በማጠራቀም በኋላ ለማጠብ ምንም ሳንቸገር በቀላሉ እስከ ቅርጫቱ በማውጣት ወደ ጽዳት ክፍል መውሰድ እና ልብሶችን ማጽዳት የምንችልበት የቅርጫት አይነት ነው። ሶስተኛ ደረጃ ደግሞ የቆሻሻ ማስ ማጠራቀሚያ ቅርጫት ነው። ይህ የቆሻሻ ማጠራቀሚያ ቅርጫት በተለያዩ ቦታዎች ይገኛል ከዚህም በየመንገዱ ከግቢያችን አጠገብ። የተለያዩ ቆሻሻ ከቤታችን የሚወጡ ቆሻሻዎችን የምናጠራቅምበት እና በየአካባቢው ወድቀው በሽታ እንዳያመጡ የተለያዩ ቦታዎች እንዳያቆሽሹ አንድ ላይ ተጠራቅሞ አገልግሎት ላይ በኋላ ለማቃጠልም ሆነ ወደ ቆሻሻ ማጠረቀሚያው ቦታ ወስዶ ለማስድፋት እንዲመች የቆሻሻ ማጠራቀሚያ ቅርጫት። እንጠቀማለን ይሄ የቆሻሻ መጠራቅሚያ ቅርጫት በተለያዩ አካባቢዎች ይገኛል። በተለይ በመንገዶች ዳርና ዳር ላይ በ ቢያንስ በየ ሃምሳ ሜትር ርቀት ላይ የተለያዩ አገልግሎቶች የሚሰጡ ቅርጫቶች አሉ። እነዚህም ቅርጫቶች የሙዝ ልጣጭ ሶፍት ሞዴስ የመሳሰሉ አገልግሎት ሰጠው በኋላ በየቦታው ወድቀው በአካባቢው ሊያቆሸሹና በሽታ ሊያመጡ የሚችሉ ቁሳቁሶችን በአንድ ላይ አጠራቅሞ በኋላ ለማስወገድ እና የቁሻሻው ቦታ ላይ ለማጠራቀም እንዲያመች እነዚህን የቅርጫት አይነቶች እንጠቀማለን። በአጠቃላይ ቅርጫት መጠቀም በጣም አስፈላጊ ነው። ቅርጫት የተለያዩ አገልግሎቶችን ስለሚሰጥ እነዚህን ቅርጫቶች መጠቀም በጣም አሪፍ ነው የሚል ሀሳብ አለኝ። ከዚህም በተጨማሪ ቅርጫቶች የተለያየ ስሪት አላቸው እኛ ምንጠቀምበት የቆሻሻ መጠራቀምያ ቅርጫት የምንጠቀመው ከፕላስቲክ የተሰራ ነው። የተለያዩ ነገሮችን የቆሸሹ ልብሶችንም የምንጠቀምበት የፕላስቲክ የተሰራ ነው። እንዲሁም ደግሞ ከቀርቀሃም የሚሰሩ የቅርጫት አይነቶች አሉ። እነዚህ በአካባቢያችን ከሚ ከሚበቅል ቅርቃሄ የሚሰሩና በቀላሉ ልናገኛቸው ዋጋቸውም ተመጣጣኝ የሆነ ስለሆነ እነዚህን ቅርጫቶች በቀላሉ ዋጋ ገዝቶ ማንኛውም ማህበረሰብ ክፍል መጠቀም ይችላል። ስለሆነም ቅርጫት በጣም አስፈላጊና ብዙ ጥቅማ ጥቅሞች ስላሉት በአግባቡ በመጠቀም አስፈላጊ የሆኑ ጉዳዮችን ለማከናወን ይጠቅማል። ስለሆነም ቅርጫት አለኝ ማለት እችላለሁ